ወደ ስራህ እነሆ ትሄዳለህ? አዎ ወደ ስራየ እሄዳለሁ። ብዙ ጊዜ የፈረቃ ስራ ነው የምሰራው። ሃያ አራት ሰባት ስራ ነው ምሰራው። ከዛ አንዳንድ ጊዜ በጣም በጧት አስራ ሁለት ሰዓት የስራ ገበታ ላይ የሚገኝበት ጊዜ አለ። አንዳንድ ጊዜ ደግሞ ስምንት ሰዓት አንዳንድ ጊዜ ደግሞ አራት ሰዓት የሚገባበት ከሌሊቱ ማለት ነው። እንደዛም ሊሆን ይችላል የሚሰራው።

ምግብን ለሌሎች ማካፈል ትወዳለህ? አዎ በጣም ነው የምወደው። ከሰዎች ጋራ ተካፍሎ መብላት። ያለውን ነገር ተካፍሎ መብላት የኛ ባህልም ነው። የቤተሰብም ጭምር የፋሚሊወችም ያደኩ ያደኩበትም ጭምር ስለሆነ። ከሰዎች ጋራ ያለኝን ተካፍዬ እበላለሁ። ማካፈልም ደስ ይለኛል።

በአከባቢህ ድልድይ አለ? ይላል ጥያቀው አዎ ድልድይ አለ ብዙ አይነት ድልድይ አለ የውስ ለውሰጥ መንገዶች ላይ ትልልቅ ደሞ ከፍ ያሉ ድልድዬች ዋና ዋና መንገዶች ላይ አሉ ድልድዬች አሉ ከተማ ውስጥ የሚገኙ ብዙ አይነት ሳይዝ ያላቸው ድልድዮች አሉ።

እሳት ማንደድ ትችላለህ? አወ እሳት ማንደድ እችላለሁ። እሳት በብዙ አላማ ሊነድ ይችላል ልናነደው እንችላለን። አንደኛ ሙቀት ለማግኘት እሳት ልናነድ እንችላለን ምግብ ልናበስልበት ልናነደው እንችላለን። ብርሃን ለማግኘት ልናነደው እንችላለን። እና ለብዙ አይነት ጠቀሜታ ስላለው ይሄንን ቤተሰብ ሲያደርግ ልጅ ሰዎችም ሲጠቀሙ ስላየሁ እኔም ራሴ ሞክሬ ስለማውቅ። እሳት በቀላሉ ማንደድ እችላለው።